መታጠቢያ መታጠቢያ ማለት አንድ እቃ የተበላሹ ነገሮች ካሉ እነሱን ለማጣብ እነሱን ለመ እንትን ንጹህ ለማድረግ የምንጠቀምበት መታጠቢያ ማለት ባል ሊሆን ይችላል ሊስ ሊሆን ይችላል የሆነ ሊሆን ይችላል። ግን እቃዎች የምናጥብበት ስራዎችን በአደግባባችን የምትሰራበት ራሳችን አስፈላጊ ነገር ነው ብለን የምናስብ የምፈልገው። የሆነ ርሳት ዘ ወይ የሆነ አላስፈላጊ ቆሻሻውን ለማስወገድ የምንጠቅበት መታጠቢያ ይባላል መታጠቢያ የምንጠቅበት ውሃ በማድረግ ሳሙና ወይ ሻምፖ ወይም የላ ነገሮች በማድረግ ነው የምናጠበው ይሄ በምናደደው ደግሞ ንጹህ ንጹህ እንዲሆን የተለየ ሁኔታ እንዲያገላግል ራሴ እጅን እንዲገነባ የሚያስችል አቅማችን እንዲገነባ የሚያስፈልግን ዋናኛ እቃ ነው። ይህን መታጠቢያ ሁሌ በምናደርግበት ወቅት ራሳችን አስፈላጊ ነው ብሎ ባምነበት ራሳችንን በሚያስችለን አቅሞች ላይ እንትን ገነባ ጥሩ የሆነ አጋጣሚ እንዲፈጥረን የራሱን አስተዋጽኦ ያልኩልናል ማለት ነው።

እቅድ ማለት የወደፊት የምትሰራ መስራት የምትፈልገው ወደፊት አስቀጥለህ ማረግ የምትፈልገው ነገር ሆኖ በአጭሩም በትልቅ ሰዓታት ወይም ለአጭር ጊዜ ለነው ለ ረጅም ሰዓታት ማድረግ የምትፈልገው ነገር ማለት ነው። ረጅም ማለት የምታደርግ ቁጥር ደግሞ አስፈላጊውን አስተሳሰብ አስፈላጊ ነገሮች በማረግ አንተ የሚያስፈልግህ ነገር በጣም ተከማችችበታለህ። ይሄንን በማረግ ብዙ አስፈላጊ ነገሮች

አጋር የስራ አጋር ምናምን ያህል በተጠቅሞ አጋር የስራህን የሚጋራህ ነገሮችን የሚጋራ የሚችል ላንተን ተጠቃሚ እንድትሆን የማድረግ ነገር ሰው ሲሆን አጋር ይባላል። የስራዬ አጋር ባላጋር ምናምን ይላል ከምታወራበት ወቅት። እንትን ስንት የሚጠቅምህ እንደሆነ። አጋር ትለዋለህ አጋር ባላጋሬ ምናምን እያልክ ስታወራ ነው የምታደርገው የምትጠቀመውም ጭምር

ስንት ነው ስንት ነው የምትጠቀመው? ብር ይሁን ሌላ ነገር ይሁን። ስንት ስንት ነው የሚሸጠው ያልካውን እንደዛ እያልኩ ነው የምጠቀመው

ንግድ ንግድ ማለት አንድ የሆነ ቅንጥቃን መንገድ የምትችለው አቅሙን የተለያየ ነገሮች በማስመጣት የምትጠቀመው ነገር ነው። ንግድ ማለት እንደዛ ነው